ዜና በመስመር ላይ ታነባለህ? አዎ አነባለሁ ዜና በመስመር ላይ የማነብበት ምክንያት ቀጥታ አንዳንድ ነገሮች በተለያየ አለማችን ክፍል ውስጥ የሚደረጉበት ጊዜ። በሌላው የአለማችን ክፍል በተመሳሳይ ሰዓት ያለምንም ሽርፍራፊ ቀጥታ ስለሚተላለፉ። በመስመር ላይ መሆን ደግሞ ከሌላው ይልቅ በጣም አስተማማኝ የሆነና ትክክለኛ የሆነ መረጃን በአግባቡ እንድናገኝ ስለሚረዳ። በመስመር ላይ ማንበቡን እመርጣለሁ። እና መስመር ላይ ማንበቡ ወይም ቀጥታ በሚተላለፍበት ጊዜ የመጀመሪያ አድማጭ መሆኑ የመረጃውን ፍሰት ያፋጥነዋል ደግሞ የመረጃውንም ታማኝነት የበለጠ ትልቅ ያደርገዋል ማለት ነው። ስለዚህ መጀመሪያ በመስመር ለሚለቀቁ ነገሮች ዘግይተው ከሚለቀቁ ተንቀሳቃሽ ምስሎችም የድምጽ ቅጂዎችም በተሻለ ተአማኝነት አላቸው ማለት ነው። ያን ብቻ ሳይሆን ከመስመር ለሚለቀቁት የድምጽ ቅጂዎችም ሆነ ተንቀሳቃሽ ምስሎች በራሳቸው በጣም እንትን ናቸው። ዘግይተው ከሚለቀቁ ወይም ተቀነባብሮ ከሚላቁት ይልቅ በጣም ተአማኝነት እና ጥሩ ትክክለኛ የሆነ መረጃ የማቅረብ መታወቂያ ስላላቸው በጣም እነሱን ማዘውተሩ አግባብ ነው ብዬም አስባለው። እኔ ስለዚህ በዛ በዛ ምክንያት በመስመር ላይ አነባለሁ ማለት ነው። ይሄ ነው መልሴ